ግብ ማለት ደግሞ እንግዲህ የሰው ልጅ እቅድ ያቅዳል የሆነ ነገር እሰራለሁ የሆነ ነገር አደርጋለሁ ብሎ ወይም በዚህ ሰዓት ይሄን ይሄን ይሄን አድርጌ አገባለሁ ብሎ ሊሆን ይችላል። ዞሮ ግብ ስንል የሆነ እቅድ ያቅዳል የሰው ልጅ። ለሚቀጥለው አመት ወይም ለዛሬ አምስት አመት ብሎ እቅድ ያወጣል። ያንን በፕሮግራም ሁሌ እየተገበረ እየተገበረ ይሄድና ልክ መጨረሻው ቀን ላይ ያን ያቀደውን እቅድ ሲያሳካ ግብ ይባላል። የመጨረሻው ውጤቱ የመጨረሻው ግብአቱ። ግብ ይባላል። ግብህን መታህ ወይ? ግቤን መትቻለሁ ይባላል። እንደውም ለምሳሌ አንድ ዩኒቨርሲቲ ላይ የሚማር ልጅ። በቃ እኔ በአመት በአመት ሶስት ነጥብ ስምንት ወይም ፎር እሰራለሁ። ይላል ያ ሰውዬ ልክ በአመቱ መጨረሻ ላይ ፎር ከሰራ ግቡን መቷል ማለት ነው። ወይም ከዩኒቨርሲቲ ስወጣ ፎር ሰርቼ ነው ይዤ የምወጣ ምናምን ሊል ይችላል ያ ሰው። እና በመጨረሻ ያ ሰው ፎር ይዞ ከወጣ ግቡን መታ ማለት ነው። ግብ ማለት ያው እቅድ አውጥተህ የሆነ ፕሮግራም ይዘህ በሰአቷ በደቂቃዋ። ወሯን ሁሉ ሶስት ወር አራት ወር አንድ አመት ስድስት ወር እያልክ በእቅድ መሰረት እየተጓዝን ያንን ግባችንን ስናሳካ ግብ ይባላል። በነገራችን ላይ ስለ ግብ ጥቂት ሰዎች ነው እውቀቱ ያላቸው። ብዙም እያወቅን አይደለም ግንዛቤ የለንም። ግብ በእቅድ በፕሮግራም መመራት እንዳለበት አናውቅም። ግብ እንዴት መሳካት እንዳለበት እያወቅን አይደለም። ጥቂት ሰዎች ነው እያወቁት ያለ ለዛም ነው ጥቂት ሰዎች ስኬታማ አብዛኛው ማህበረሰብ ደግሞ ያልሆነ ኑሮ ላይ ወይም አሰልቺ ኑሮ ላይ እየኖረ ያለ ግባችንን ባለማወቅ ነው። አንድ ሰው ግቡን ካወቀ በጣም በቃ አንድ የተለወጠበት መንገድ ነው ተብሎ ይታሰባል። እና ግባችንን እንወቅ ግብ ሲባል የመጨረሻ ውጤት ማለት ነውና

ግራ ግራ እጅ እንግዲህ ግራ ይባላል ግራ ብዙ አይነት አገላለጽ አለው። ቀኝና ግራ የሚባል አለ ቀኝ ማለት በአብዛኛው የምንጠቀምበት ነገር። ግራ ማለት ደግሞ ግራ ማለት ደግሞ አብዛኛውን ጊዜ የማንጠቀምበት ማለት ነው። ለምሳሌ የቀኝ እጅ አለ ግራ እጅ አለ። ቀኝ ግራ አለ። ግራ እግር አለ። እና ከእነዚህ ውስጥ የሚገኝ ግራ እጅን ነው አሁን ምሳሌ። እኔ ሁሉን ነገር አብዛኛውን የማደርገው በቀኝ እጄ ነው ቀኝ እጄ ነው የሚቀናኝ ቀኝ እጄ መስደድ ነው የሚቀናኝ። ግራ እጄ ይኸው ለቀኝ እጅ አጋዥነት እንጂ ብቻውን ስራ አይሰራም። አብዛኛውን ጊዜ አልችልበትም። ይሄ በነገራችን ላይ የለምዱ ሁኔታ ነው። በቀኝ ብላ በቀኝ ብላ እየተባለ ለምዶ እንጂ በእግር እንዲበላ አዘው ቢደረግ ኖሮ መልመድ ይችላል። ምክንያቱም ከልምድ አንፃርም ስለሆነ። እና ግራ ሲባል። ካሉ ከሁለት እጃችን ካሉ ከሁለት እግራችን ካሉ ከሁለት አይናችን ካሉ ከሁለት ጆሮአችን የሚገኝ በስተግራ በኩል የሚገኝ ማለት ነው። ግራ